የስራ ልብስ ትለብሳለህ? አዎ እለብሳለሁ ያው የኔ የስራ ክፍሌ ያው ተማሪ ነኝ ትምህርት ነው። እና ወደ ትምህርት ስንሄድ ለሁሉም ተማሪዎች ተመሳሳይ የሆነ የልብስ አይነት አለ ዩኒፎርም። እናም ያኔ ዩኒፎርም እለብሳለሁ። ሁሌም ያው የኔ የስራ ትምህርት ነው እና ወደ ትምህርት ሲሄድ እለብሳለሁ

ቤትህን እንዴት ታስዋለህ? ያው እንደተረዳሁት ቤትህን እንዴት ታስውባለህ ነው። ቤቴን የተለያዩ የማስዋቢያ መሰሪያዎችን በመጠቀም አስውባለሁ። ያው ቤት ከመጀመሪያው ከተሰራበት አንስቶ እስካሁን እስከምኖርበት ድረስ እጅግ በጣም አስውቤ ነው ቤቴን የሚይዘው። እነዚም የማስዋቢያ መንገዶች የተለያዮ ቀለሞችን በመቀባት ኮርኒስ በማልበስ እንዲሁም ውስጡን የተቀባውን በማጠብ። ቤቴን አሱቤና አሳምሬ እይዛለሁ ማለት ነው

በመስመር ላይ ገዢ ነህ? በመስመር ላይ አልገዛም ያው እኔ የምገዘው ያው ራሱን የቻለ የመሸጫ ስቶሮች ውስጥ ወይም ሱቆች ውስጥ ነው። በመስመር ላይ ያለ ፕሮዳክት አይመቸኝም ምክንያቱም። የተለያየ የነፋስ የፀሀይ እንዲሁም የተለያዩ ነገሮች አፌክት ስለሚያደርገው ምርቱ ጥራት ያለው ላይሆን ስለሚችል። መስመር ላይ አልገዛም ማለት ነው። ያው መግዛት ከምፈልግበት ሱቅ ሄጄ ነው የሚገዛው ማለት ነው

እሳት ለማንደድ ምን ትጠቀማለህ? ያው እሳት ለማንደድ በጣም ብዙ ነገር እጠቀማለሁ እና ከመጀመሪያ ከምጠቀመውና ድሮ ከምንጠቀመው ጀምሬ ሳወራ እሳት ለማንደድ ያው ክብሪትና የባህር ዛፍ ቅጠል እንጠቀም ነበረ እዛም አልፎ ደግሞ ጊዜው እየተሻሻለ ሲመጣ እስከ ባዮ ጋዝ እና ኤሌክትሪክ ወይም በመብራት ሀይል እሳትን በማንደድ እንጠቀማለን ማለት ነው። እና ወደ ገጠሩ ክፍል ላይ እጅግ በጣም ዶሚኔት የሆነና እሳከአሁን ድረስ ማህበረሰቡ እየተጠቀመበት ያለ በክብሪት ቅጠልን በክብሪት በመለኮስ እሳትን ማያያዝ እና እዛ በኋላ የተለያዩ እንጨቶችን በማቅረብ በማንደድ እንጠቀማለን ማለት ነው።

የህዝብ ማመላለሻ ትጠቀማለህ? ያው የህዝብ ማመላለሻ እኔ ተጠቃሚ አይደለሁም። ምክንያቱም የስራ አይነቴ እኔ ተማሪ ነኝ እና የኔ ስራ ትምህርት ነው። ማመላለሻ እ የመኪኖች መኪና ስለሌለኝ የህዝብ ማመላለሻ አልጠቀምም ማለት

ቅመማ ቅመም የበዛበት ምግብ ትወዳለህ? አዎ እጅግ በጣም እወዳለሁ። ምክንያቱም ቅመማ ቅመም የበዛበት ምግብ አንደኛ በመጣፈጥ ደረጃ እጅግ በጣም የሚጣፍጥ ነው። እንዲሁም ደግሞ ለጤና እጅግ በጣም በርካታ ጥቅም ከቅመማ ቅመሞች ስለሚገኝ ቅመማ ቅመም የበዛበት ምግብ እጅግ እወዳለሁ። በተለይ ከቅመማ ቅመሞች ውስጥ እንደ ዝንጅብል እንደ ጤናአዳም እንደ እነዚህን የመሳሰሉት የቅመማ ቅመም አይነቶች ሲደረጉ እጅግ በጣም ደስ ይለኛል ለምግቡ ልዩ መዓዛና ልዩ ጥፍጥና የሚሰጡ አይነቶቹ ናቸው።

ቤትህን ምን ያህል ጊዜ ታጸዳለህ? ቤቴን በየቀኑ አጸዳለሁ። በተለይ ቤቴን ሁሌም አጸዳለሁ ምክንያቱም ቤቴን በመጸደብ በሰአት ልዩ የህሊና እርካታና እንዲሁም ለይታ እጅግ ማራኪና ሳቢ ስለሚሆን። ቤቴን ሁሌም ቢሆን። ከስራ በፊት ከስራ ከመሄዴ በፊት ሁሌም ቢሆን አጸዳለሁ። ቤቴም በጽድቼና በንጽህና ነው የሚይዘው ማለት ነው

ምን አይነት ጫማ ትወዳለህ? ያው እኔ ብዙ የጫማ አይነት እጠቀማለሁ ግን በጣም የምወደውና ብዙ ጊዜ የማደርገው የምመርጠው ጫማ ሽፍን ጫማ ነው ከሽፍን ጨማም በጆርዳን ስታይል እጅግ በጣም ይመቹኛል እወዳለሁ። ብዙን ጊዜ እለብሳለሁ።

የሙዚቃ መሳሪያዎች መጫወት ትችላለህ? የሙዚቃ መሳሪያ መጫወት አዎ እችላለሁ። በተለይ የሙዚቃ መሳሪያ ብዙ አይነት የሙዚቃ መሳሪያዎች አሉ ከእነዚህም ውስጥ ክራር ክራርን መጫወት እችላለሁ ማለት ነው። በተለይ እኔ ከስራ በኋላ የእረፍት ሰሃቴን የማሳልፈው በተለይ የሙዚቃ መሳሪያዎቹን በመጫወት እጅግ በጣም ስለሚያስደስቱኝና እጅግ በጣም የተለየ ስሜት ስለሚሰጡኝ የሙዚቃ መሳሪያዎችን እጫወታለሁ። በተለይ ክራርንም መጫወት በጣም እችላለሁ

የቅጥር ሂደት እንዴት ነው? ያው እኛ ሀገር ኢትዮጵያ ውስጥ የቅጥር ሂደት እጅግ በጣም አስቸጋሪ ነው። የቅጥር እድል ለማግኘት እጅግ በጣም ብዙ መስዋዕትነት መክፈል ይጠይቃል። እና የቅጥር ሂደቱ እጅግ በጣም አስቸጋሪ በተለይ የቅጥር ማስታወቂያ ወጡም ከዛ ማስታወቂያ ብቁ ነን ተወዳድረን ብናልፍም እንኳን እጅግ በጣም። ስራ ለመቀጠር እጅግ በጣም ብዙ ገንዘብ የምንጠይቅበት እና ያንንም ገንዘብ እንኳን ከፍለን መግባት በቀላሉ መግባት ባንችልበት ያው እኛ ከምንገባበት ተቋም ውስጥ ወይም ደግሞ ስራው ቅጥር ከወጣበት ተቋም ውስጥ የራሳችን የሆነ ሰው ወደዛ ተቋም ጎትቶ ሊያስገባን የሚችል ሰው ከሌለ። ወደ ጎን የምንትውበት እና እጅግ በጣም ስራ ቅጥር ለማግኘት እድሉ ጠባብ የሆነበት ሁኔታ ነው ያለው ማለት ነው። የስራ ቅጥር ሂደቱና ሁኔታው ይህንን የሚመስል

እንደገና ጥቅም ላይ ማዋል ታደርጋለህ? አዎ አደርጋለሁ በተለይ እንደገና ጥቅም ላይ የመዋለን ስራ አድርጌ የማውቀው። በተለይ አሁን አንድ የመጣ ቴክኖሎጂ አለ የባዮ ጋዝ ቴክኖሎጂ። እና ይህ ቴክኖሎጂ በተለይ በከብቶች ጽዳጅ የሚሰራ ቴክኖሎጂ ነው። እና የከብቶች ጽዳች እንደገና ሁለተኛ ጥቅም ላይ እናውላለን ማለት ነው። በመጀመሪያ ለባዮጋዙ ሀይልና ሙቀት ማስነሻ ከውሃ ጋር በመበጥበጥ ገደል ውስጥ እንሞላና ጥቅም ይውላል ማለት ነው። ያ ከ ጥቅም የሰጠው ጽዳች ወጦ። በሚወጣበት ሰዓት ደግሞ ያንን ወደ እርሻ ቦታ በመውሰድ ወይም ደግሞ በዛ የተለያየ አዝመራዎችን በማዝመር እጅግ በጣም አሪፍ አዝመራ ማዝመር እንችላለን ማለት ነው። እንደ ማዳበሪያነትም የሚያገለግል ነው ማለት ነው። እና እንደገና ጥቅምን አድርጌ አቃለሁ ማለት ነው

መዋቢያ ትጠቀማለህ? አዎ መዋቢያ እጠቀማለሁ። የተለያዩ የመዋቢያ አይነቶች አሉ በተለይ ለራሴ መዋቢያ የምላቸው የተለያዩ መዋቢያዎች አሉ። ከእነዚህም ውስጥ እንደ የፀጉር ቅባት እንዲሁም የተለያዩ የገላ ሎሽኖች የፊት ክሬሞች እነዚህ አይነቶችን መወቢያ እጠቀማለሁ። እንዲሁም በስራ ላይም የተለያየ ለምሰራው ስራ ማስወቢያና መዋቢያ እጠቀማለሁ። ለምሳሌ ያው እኔ ከምሰራቸው ስራዎች ውስጥ የተለያየ አሳይመንቶችን እሰራለሁ በምሰራቸው አሳይመንቶች ለይታ እጅግ ማራጅና ሳቢ እንዲሆኑ የተለያዩ መዋቢያ ፓኬጆች

የቀን መቁጠሪያ ትጠቀማለህ? አዎ የቀን መቁጠሪያ እጠቀማለሁ በተለይ ስልኬ ላይ አለ መተግበሪያ አለ። ካሌንደር ያንን በመጠቀም ቀናቶችን እቆጥራለሁ እንዲሁም በተጨማሪ ደግሞ። ለወደፊት ስለምሰራቸው ስራዎቹ እቅድ አወጣለሁ እና ያን የወጣሁትን እቅድ። መቼ መፈጸም እንዳለብኝ ለማወቅና የእቅዴን ሂደት ለመገምገም ቀናቶችን በመቁጠር እና ቀናቶችን በመቁጠር ተጠቃሚ እሆናለሁ ማለት ነው። መቁጠርያ ጠቀመው

የምትወደው ቁጥር ስንት? ነው እኔ እጅግ በጣም የምወደው ቁጥር ሰባት ቁጥር ነው። ያው ሰባትን ቁጥር እጅግ በጣም እወዳታለሁ በተለይ እኔ እግር ኳስ እጫወት ነበር። እና የማልያ ቁጥሬም ሰባት ቁጥር ነው እና ሰባትም ቁጥር እምመርጥበትና እምወድበት ምክንያት። አንደኛ ያው በስፕሪቹዋል አለም ወይም በመንፈሳዊ አለም። እኔ ክርስቲያን ነኝ ሰባት ቁጥር እጅግ በጣም ትርጉም ያላት። ናት እና ደግሞ እንዲሁም ስላሶች የሚውሉባት ቀን ስለሆነች ሰባት በጣም ትመቸኛለች። እና ሰባት ቁጥር ለኔ ትልቅ ትርጉም ያለው

በቀን ምን ያህል ውሃ ትጠጣለህ? ያው በቀን ሁለት ሌትር ውሃ እጠጣለሁ። በተለይ ጠዋት ጠዋት ስፖርት የመስራት ልምድ አለኝ። እና ከስፖርት መልስ በተለይ አንድ ሊትር ውሃ እጠጣለሁ። እና ቀሪውን አንድ ሊትር ደግሞ ቀን ምሳና ማታ እራት ላይ በመድረክ በቀን ቢያንስ ሁለት ሊትር ውሃ እጠጣለሁ። ማለት ነው

በምን ሰዓት ትተኛለህ? ያው እኔ የምተኛበት ሰዓት ማታ ከሶስት ሰዓት በኋላ ነው ማለት ነው። እንግዲህ ያው የቀናት ሰአቶችን በስራ አሳልፋለሁ። ያው እንደኛ ሀገር እንደ ኢትዮጵያ ደግሞ ብ ብዙሃኑ የመኝታ ሰዓቱ በማታ ነው። እና ማታ ከሶስት ሰዓት በኋላ አብዛኛውን ጊዜ እተኛለሁ ማለት ነው።

ብስክሌት ትጋልባለህ? አዎ ብስክሌት እጋልባለሁ። በተለይ ሃይስኩል በመመርበት ሰዓት የራሴ የምላት ብስክሌት ነበረችኝ እና ከትምህርት ቤት ስሄድም ስመጣም በራሴ ብስክሌት እሄድ ነበረች። እንዲሁም ደግሞ ከስራ ሰዓት በኋላ በተለይ የመዝናኛ ሰአቴን ወይም ደግሞ የራሴን የመደሰበት ሰዓትን አብዛኛውን ጊዜ የማሳልፈው ብስክሌት በመያዝ ወደ ምናፈሻ ቦታ በመሄድ ነው ማለት ነው። እና ብስክሌት ለኔ በጣም ልዩ ስሜት ይሰጠኛል እጅግ በጣም ያስደስተኛል። እና ብስክሌት መጋለብ እችላለሁ እጅግ በጣም እወድል

የስራ ጊዜው እንዴት ነው ይላል? የኔ የስራ ጊዜ ያው እንደ አብዛኛው የኢትዮጵያ ህዝብ የስራ ሰዓት ሁኔታ በተለይ እንግዲህ የኔ የስራ ዘርፍ ተማሪነት ነው። እና ያው ተማሪነት ደግሞ እንግዲህ ጠዋት ሁለት ሰዓት ከእኩል እስከ ስድስት ከኩል ክላስ እንቆያለን ማለት ነው። ከዛም ከስድስት ተኩል እስከ ሰባት ተኩል ያው የምሳ ሰዓት እረፍት ይደረጋል ማለት ነው። ከዛም ከሰአት ያለውን ጊዜ። በጥናት አሳልፋለሁ ማለት ነው እስከ አስራ ሁለት ሰዓት። ከዛም በኋላ። ከአስራ ሁለት ሰዓት በኋላ እንግዲህ እስከ ምሽቱ ሁለት ሰዓት ያለ ጊዜን ህይወቴ ላይ ስራ ቤተሰብ በማገዝ የተለያየ ነገር በማድረግ አሳልፋለሁ ማለት ነው። ከዛም ከሶስት ሰዓት በኋላ የእረፍትን ወይም የመኝታ ሰዓት

የምታስታውሰው ጥሩ መምህር አለ? አዎ እጅግ በጣም በህይወቴ ውስጥ ካስተናገድኳቸው ብዙ መምህራኖች መካከል መቼም የማረሳው እና ሁሌም ሳስታውሰው የምኖር አንድ መምህር አለ። ይህም መምህር ያጋጠመኝ በተለይ የ አስራ ሀለተኛ ክፍል ተማሪ በነበርኩበት ሰዓት ላይ። የታሪክ ኮርስን ወይም ሂስትሪ ሰብጀክትን እጅግ በጣም የማልወደውና ጥሩ ውጤት የማልሰራው ኮርስ ነበር። እና ዘጠኝ አስር አስራ አንድ ዝቅተኛ ውጤት እማመጣ የነበረ ሂስትሪ ነበር። እና አስራ ሁለተኛ ክፍል ላይ ያ ነገር። ተቀየረ እና በሂስትሪ እጅግ በጣም ውጤታማ ሆንኩ ያም የመምህሩ ውጤት ነው ማለት ነው። ይህ መምህር ለኔ ትልቅ ቦታ እምሰጠው መምህር ነው ማለት ነው። በተለይ ታሪክማለት ምን ማለት እንደሆነ። ያወኩት በእሱ ነው ማለት ነው። በተለይ ታሪክ እጅግ በጣም። ትልቅ ነገር እንደሆነና እኔ ማን እንደሆንኩ የትናንትን ማንነቴን እማውቅበት የዛሬን ኢቫልዩት እማረግበት እና የወደፊቱን ደግሞ ምን ይሆናል ብዬ የምተነብይበት የራሴ የራሴ የምላት ትንሽ ችሎታ የሰጠኝ። አስተማሪየ ስለሆነ። ይህንን ታሪክ ገልጦና አብራርቶ ያስተማረኝ እጅግ በጣም ልዩ የሆነ በህይወቴ ትልቅ ቦታ የምሰጠው ሰው። አለ እና እኔ የማስታውሰው እጅግ በጣም መቼም የማረሰው ለኔ አርእያ የሆነ ጥሩ መምህር ነው ማለት ነው።

ኮፍያ ማድረግ ትወዳለህ? ያው ኮፍያ ማድረግ ደስ ይለኛል። ግን ብዙውን ጊዜ ተጠቃሚ አይደለሁም። በተለይ ኮፍያ ማድረግ እጅግ በጣም ብዙ ጠቀሜታ አለው በተለይ በጸሃይ ሰዓት ከፀሀይ ብርሃን ራሳችን ለመከላከል ይረዳል። እንዲሁም በብርድ ሰዓትም ከብርድ ለመከላከል ይረዳል። እና በዛው ላይ ያው የተለያየ ሳይድ ኢፌክት ቢኖረውም በተለይ ለጽጉር መመለጥ ለተለያየ ነገር ይዳርጋል። የምናዘወትረው ከሆነ እና እኔ አብዛኛውን ጊዜ ተጠቃሚ አይደለሁም። ግን ኮፍያ ማድረግ ደስ ይለኛል እወዳለሁ

ማብሰል ትችላለህ? አዎ ማብሰል እችላለው። ያው እንግዲህ እኔ ተማሪ እንደመሆኔ መጠን በተለይ ከትምህርት ሰዓት ውጪ ያለ ጊዜን አብዛኛውን ጊዜ የማሳልፈው እናቴን በመገዝ ነው። እና እናቴን መገዝ እጅግ በጣም ያስደስተኛል ለውስጤም እርካታ ይሰጠኛል። እና እሷን ማግዛት ስራ ደግሞ ውሃ በመቅዳት ምግብ በማብሰል ልብሶችን በማጠብ መሰል ስራዎችን በመስራት ስለሆነ ያው ማብሰል እችላለሁ ማለት ነው። ከዛም በተጨማሪ ደግሞ ያው እኔ ተማሪ ነኝ እና ሃይስኩል የትምህርት ጊዜ ነው ያሳለፍኩት ከቤተሰብ ራቅ ባለ ከተማ ዶርም በመያዝ ነው። እና የግል ህይወት በመምራት ነው ዶርም ይዤ የተማርኩት እና ራሴ እያበሰልኩ ነው ስመገብ የነበረው ማለት ነው። እናጨማብሰል ከዚህን ልምድ ወስጃለሁ ማብሰል እችላለሁ አበስላለሁ።

ሽማግሌዎችን እንዴት ታከብራለህ? ሽማግሌዎች የሚከበሩበት ብዙ አይነት መንገድ አለ። እና በተለይ ከየኛ ባህላችን ወይም ትራዴሽናችን ታላላቆችን ማክበር እጅግ በጣም ትልቅ ቦታ የሚሰጠው ድርጊት ነው ማለት ነው። በተለይ እኛ ኦርቶዶክስ ክርስቲያንም በእምነታችንም ታላላቆችን ማክበር እና ሽማግሌዎችን ማክበር በጣም ትልቅ የሚደገፍ ነገር ነው። እና እንዴት ታከብራለህ? ለሚለው በተለይ ከእኛ አካባቢ ሽማግሌ የሚከበርበት ሁኔታ አለ። ይህም ሁኔታ በተለይ መንገድ ላይ እነሱ በተቃራኒ አቅጣጫ በምንሄድበት ሰዓት እነሱን ቆርጦ ወይም እነሱን አልፎ ባለመሄድ ከበሬታ እንሰጣቸዋለን። እንዲሁም ደግሞ በሰፈራችን የተለያዩ ባህላትን ወይም የተለያዩ ሁኔታዎችን በምንሰበሰብበት ሰዓት እነሱ በሚቀመጡበት ሰዓት እኛ ከመቀመጫቺን ተነስተን ለእነሱ ከበሬታ እንሰጣለን ማለት ነው። እና ሽማግሌዎችን እጅግ በጣም እናከብራለን። በእነሱ በማክበራችን ደግሞ እጂግ በጣም በርካታ ጥቅሞችን እናገኛለን። ምርቃታቸው እጅግ በጣም እኛን ይጠቅማል። እንዲሁም ሽማግሌዎች ማለት አባቶቻችን ናቸው። እና ሽማግሌዎችን እናከብራለን

ምን አይነት የሙቀት መጠን ትወዳለህ? ያው እንደ አጠቃላይ የሙቀት መጠን እኔ አልወድም በተለይ እኔ ያደኩበት አካባቢም የአየር ንብረቱ ደጋ ከመሆኑ የተነሳ። ሙቀትን አልወድም እጠላለሁ ግን። ያው እኔ የምወደው የሙቀት መጠን እጅግ በጣም ሃይ ዲግሪ ሴልሼስ ያልሆነ። ተመጣጣኝ የሆነ የሙቀት መጠን እወዳለሁ ማለት ነው

የስራ ጊዜ ገደብ ታስተካክላለህ? አዎ አስተካክላለሁ። ያው በተለይ የስራ ጊዜን የምመራው በቅድ ነው። እና በዛ እቅድ መሰረት እያንዳንዱን ስራ አከናውናለሁ። ማለት። እንዲሁም የቀን ተቀን የስራ ውሎየን በተለይ ማታ በምተኛበት ሰዓት በማሰብ። ወስኜ ነው ማለት ነው። በጧቱ ተነስቼ የምሰራው። ስለዚህ የስራ ጊዜ ገደቤን አስተካክላለሁ ማለት ነው።

በምን? ትመገባለህ ያው አሁን ላይ እኔ የምመግበው በሰርቪስ ነው። በተለይ በተለያየ ጊዜያቶች የተለያየ የመመገቢያ መሳሪያዎችን ተጠቅሜዋለሁ ማለት ነው ከልጅነቴ አንስቶ እስከ አሁን ድረስ። የነበሩ የመመገቢያ እቃዎች አሉ። በተለይ አሁን ላይ ጊዜው እየዘመነ እና የተለያዩ የተሻሻሉ እቃዎች በሚመጡበት ሰዓት። ሰርቪስ እጅግ በጣም ተመራጭ የመመገቢያ እቃ ነውና አሁን ላይ እየተመገቡ ያለ በሰርቪስ ነው ማለት ነው። ነገር ግን ከድሮ አንስቶ እኔ የተመገብኩበት እቃ በተለይ ከእንጨት የተጠረበ። ዳታን አለ በዛ ከመመገብ አንስቶ። ደግሞ የብረት ዳታን የመጣለህ በዛ ስጠቀም ነበር። ከዛ እያለ እየተሻለ እየተሻለ አሁን ላይ ቀለል ያለችና ቀልጣፋ የመመገቢያ አይነት ሰርቪስ መታለች ማለት ነው። እስከዚህን ድረስ ደርሷል ማለት ነው። እና አሁን ላይ የምትጠቀምበት የመመገቢያ አይነት ሰርቪስ ነው ማለት ነው